ያው አይስክሬም ቸኮሌት ምናምን በጣም ነው የምወደው ያው ግን እንደ ልቡ አላገኘውም እንጂ ሃይስክሬን ደስ የሚለኝ። በተለይ ከምግብ በኋላ ምናምን ሃይስክሬን መላስ በጣም አስደሳች ነገር ነው የመጣው ጣፋጭ ስለሆነ ማለት ነው። ነገር ግን ያው እንደ ልብ አይገኝም አይስክሬን። ቢሆንም ግን እወዳለሁ።

እኔ ከቀኑ ሰዓት የምወደው የ ከቀኑ ስድስት ሰዓት እስከ ስምንት ሰዓት ያለችው ሰዓት በጣም እንዲህ ናፕ ለማድረግ የምትመች ሰዓት ናት በጣም አስደሳች ሰዓት ናት። በቃ በዛ ሰዓት ላይ ናፕ ማድረግ በጣም ደስታን ይፈጥራል። እና ከቀኑ ስድስት እስከ ስምንት ሰዓት ያለችውን ቀን እጅግ በጣም ነው የምወዳት በጣም ምርጥ ሰዓት ናት።

አይ እኔ ምንም አይነት ስራ በቅደም ተከተል አስቀምጬ አላውቅም ስራዎችን በተገኘበት እሳት ነው የምሰራው። በቃ መስራት አለብኝ ብዬ ካሰብኩኝ እሰራለሁ ከዛ ውጪ እተዋለሁ እንጂ። ምንም አይነት በቅድም ተከተል እስካሁን ያስቀመጥኳቸው ስራዎች የለም ትዝ ብሎኝም አውቅ

እኔ ልዩ ችሎታዬ ብዬ የማስበው አስተማሪ በሚናገር በሚያስተምርበት ሰዓት። ቶሎ ነው ነገሮችን አንደርስታንድ የማደርገው ቶሎ ነው የምቀበለው። እና ያ ነገር ለኔ ልዩ የሆነ ተስጦኦዎ ነው ብዬ አስባለሁ። እንደውም ብዙ ጊዜ ልጆችን ሳስተምር እንደእኔ ቶሎ ነው አንደርስታንድ የሚያደርጉት። ብዬ አስብና የምፈጥንባቸው ነገር አለ ያን ነገር ተጽዕኖ ስላሳደረብኝ

ሰዎችን የማስተዋውቀው ለምሳሌ፣ ያው ከጓደኝነት አንፃር ጓደኛ ከሆነ እከሌ እከሌ ጓደኛዬ ነው፣ እንዲ እንዲህ አይነት ሰው ነው ብዬ ባህሪውን በመግለፅ ወይም ደግሞ የስራ ሁኔታችንን የስራ ባልደረባም ከሆነ እሱን በመጥቀስ፣ ለሰዎች አስተዋውቃለሁ ማለት ነው።

እኔ መልእክት የምልካቸው መተግበሪያዎች አንደኛ ፌስቡክ ነው። ሁለተኛ ደግሞ ቴሌግራም ሶስተኛ ዋትሳፕ አራተኛ ኢሞ። ለዚህ መተግበሪያዎች መልእክት ልካለህ ግን በጣም የምትጠቀማቸው አንድ ፌስቡክ ነን እና ቴሌግራም ነው በአብዛኛው የምትጠቀመው ማለት ነው። ከሌሎቹ የሆነው ግን። በአራቱ መተግበሪያዎች መልእክት እልካለው

ያው ከደንበኞቼ ለምሳሌ ስራ ቦታ ላይ የማገኛቸው ደንበኞቼ ናቸው ሌላ ደግሞ ትምህርት ቤት ተማሪዎቼም ደንበኞቼ ናቸው። በስራ ሰዓት እነሱን አገኛቸዋለሁ። ከስራ ሰዓት ውጪ የሚያገናኘን ነገር የለም ግን ስራ ስለሚያገናኘን አብረን ከደንበኞቼ ጋር አገልግሎት ስሰጣቸው እነሱም አገልግሎት ሲቀበሉ ያ አብረን እንሰራለን ነው እንጂ ከዛ የዘለለ ነገር የለም

ገበያ እኔ በተገኘው ቀን ነው ገበያ የምሄደው ማለት። ከሰኞ እስከ ቅዳሜ። አለ ገበያ እኛ አከባቢ ነው። በተገኘው ግን የሆነ እቃ ሲያስፈልገኝ እቃ ካለቀ ተነስቼ ገበያ እሄዳለሁ። እንጂ ዛሬ በዚህ ቀን እሄዳለሁ በዛ ቀን እሄዳለሁ ብየ ብዙም እንትን አለበትም አላስብም ማለት ነው። እና በተገኘው ቀን ነው ወደ ገበያ የምሄደው

እኔ መዋቢያም እጠቀማለሁ። ግን ብዙም አይደለም። ማለት ኩልና ወይ ሊፒስቲክ ከቻፒስቲክ ውጪ ሌላ ምንም አይነት ነገር ፊቴን አላስነካም። ምክኒያቱም ብዙ ሳይድ እፈክት እንዳላቸው ስለተረዳሁ። ከሊፕ ብሎስና ከኩል ውጪ ምንም አይነት ነገር አልጠቀምም።

እኔ ምንድነው? ቤት ውስጥ ነው መሆን የሚያስደስተኝ ቤት ውስጥ ቁጭ ብዬ በተለይ እረፍት ሰአቴን ባጣጥም ደስ ይለኛል። እረፍት ባደርግ ብተኛ ቁጭ ብዬ ቲቪ ብመለከት ምናምን በጣም እመርጣለሁ። ያው ሁሌ ግን አይደለም።

ያው ከፀሀይ ራሴን የምጠብቀው አንድ ዣንጥላ ይዤ በመሄድ ነው። ሁለተኛ ደሞ- እንደዚህ ጥላ ጥላዎችን ጥላ ጥላ ቦታ የዛፍ ጥላ ያለበትን ቦታ ጥግ ጥግ ይዤ በመራመድ ወይ የግንቡ የዛፍ ጥላ ምናምን ሲኖር በሱ ቦታ መራመድና ዣንጥላ በመጠቀም ነው ከፀሀይ ራሴን የምጠብቀው።

ውሳኔ የራሴ ህይወት ላይ የራሴ ህይወት ላይ መወሰን ያለብኝን ነገር እወስናለሁ። ከዛ ውጪ ግን ይሄን ያህል ማኔጅመንት ቦታ ላይም ስላልሆንኩኝ። ከዛ ውጪ ውሳኔ የምሰጥባቸው ነገሮች የሉም። ግን ደግሞ በራሴ ህይወት መወሰን ያለብኝን ነገር ወስናለሁ